የምሳ እረፍት ምን ያህል ጊዜ ነው? እንግዲህ ሰው ስራ ከሰራ ስራ ቦታ ኢሜል ከሆነ አይደለም ስራ ሰርቶ ይቅርና ስራ ባይ ስራም እንኳን ሰውነቱን ምግብ ይፈልጋል። ሰዓት ጠብቆ ምግብ ይፈልጋል ጠዋት ከእንቅልፍ እንደተነሳ ሁለት ሰዓት አካባቢ ምግብ ይፈልጋል። አረፍድፍድ አድርጎ ወደ ሰባት ሰዓት አካባቢ ምግብ ይፈልጋል። ምግብ ይፈልጋል እራት ይፈልጋል ሰውነታችን በራሱ ምግብ ይፈልጋል እና ምክንያቱም ሰውነታችን ሊቆም የሚችለው በምግብ ስለሆነ ማለት ነው። እና የስራ ቦታችን በሁለት ፈረቃ ነው ስራ የሚሰራው። የመጀመሪያው ከአምስት አምስተኛ ስድስተኛ ፍልደሮች የሚወርዱበት የቁርስ እና የምሳ ሰዓት ፕሮግራም አለ። የሰባት እና ስምንቶችም እንደዚሁ የሚወጡበትና የሚወዱበት ቁርስና የምሳ ሰዓት መርሃ ገብር አለ። እዛ መርሃ ገብር መሰረት ስራ ይሰራል። የቁርስና የምሳ ሰዓትም እንደዚሁ ይወረዳል ማለት ነው። እና ስለዚህ እንደ ሁኔታው ሊወሰን ይችላል። ለምሳሌ አምስተኛ ክፍል ጊዜ ከሌለኝ እና አራተኛ ክፍል ጊዜ ብቻ ኖሮኝ አምስት ከሌለኝ የመጀመሪያዎቹ እረፍትን የሚወስዱት ወይም ምሳንም የሚወስዱት የመጀመሪያው ክፍል ደረጃ የአምስተኛ እና ስድስተኛ ክፍል ነው። ስለዚህ ስድስት ሰዓት አካባቢ ላይ የምሳ ሰዓት ይሆናል ማለት ነው። ነገር ግን አምስተኛ ክፍለ ጊዜ ላይ የሚኖረኝ ከሆነ አምስተኛ ክፍለ ጊዜን አስተምሬ ነው ምሳ የምወደው ያ ማለት ደግሞ ሰባት ሰዓት ከአስር አካባቢ ማለት ነው። ሰባት ሰዓት ከአስር አካባቢ የኛ የምሳ ሰዓታችን ይሆናል። ምሳ ሰዓታችን ለአርባ አምስት ደቂቃ ብቻ የሚቆይ የ የጊዜ እርዝማኔ ነው። ያለው ስለዚህ በዚህ ጊዜ እርዝማኔ ውስጥ ምግባችንን ምግቤን በልቼ እረፍት ትንሽ አድርጌ ወደ ክፍል መግባት አለብኝ። ነገር ግን የተሰጠው ሰዓት በቂ ሰዓት አይደለም። ምክንያቱም ከምሳ በኋላ ያለው የማስተማር ክፍለ ጊዜ በጣም አድካሚና አሰልቺ የሚባል ክፍለ ጊዜ ነው። ነገር ግን ያው ሰአታችንን በደንብ አብቃቅቶ ለመጠቀም ያስችለን ዘንድ እነዚህን ነገሮችን ማመቻቸት ግድ ነው። ምክንያቱም ትምህርት ቤቱ በጣም ሰፊ የሚባል ትምህርት ቤት አይደለም። የተወሰነ ቁጥር ተማሪ ያላቸው ተማሪዎች ናቸው እዛ ገቢ መማር ምን የሚጠበቅባቸው የነበረው ነገር ግን ያው ሀገሪቱ ላይ ካለ የትምህርት ቤት ጥበት አንፃር የትምህርት ቤቱ ተፈጊነት አንፃር የተማሪ ቁጥር እየጨመረ እንዲሄድ አድርጎታል ማለት እንችላለን። ስለዚህ ከዛም አንፃር ያለውን ሜዳ ወይንም የመሬት ሀብት በአግባቡ መጠቀም ይጠበቅበታል። ያንን ለማድረግ ነው እንግዲህ አምስተኞች ጠዋት ከወረዱ ወረዱ ወይም ቁርሰናታቸውን ከረርዱ የምሳ ሰአታቸውን አይወዱም ማለት ነው። እንደዚህ እያደረገ የሚሰጠው የምሳ ክፍለ ጊዜ በአጠቃላይ አርባ አምስት ክፍለ ጊዜ ይሆናል። በዚህ አርባ አምስት ክፍለ ጊዜ ውስጥ ነው የምሳ ሰአታችንን አጠናቀን ትንሽ እረፍት ጊዜ ካለችን ነው እሷ ነው እንደዚሁ። አጣጥመን ወደ መደበኛ የማር ማስተማር ስድስተኛን ክፍል ጌታ የምንቀጥለው ማለት ነው። እና በዚህ መንገድ የእረፍት ጊዜ ጊዜያችንን እንጠቀማለን ማለት እንችላለን

ቅጽል ስም አለ ሆይ አዎ በተለይ አሁን በቅርብ ከቅርብ ግዜ ወዲህ። ሰዎች እኔን የሚጠሩበት ቅጽል ስም በነገራችን ላይ ራሴን የቅጽል ስምን ያወጣሁት ኻስ ሜዳ ላይ እየተጫወትን ያለን ቆንጆ ቆንጆ ጨዋታዎችን ከተጫወትኩኝ በኋላ ራሴን ሳንቆላጳጵስ የምጠራበት አንድ መጠሪያ የምጠራው ስያሜ አለ። ከዛ በኋላ ሰዎች ያንን መጠሪያ ስም እንደ ቅጽል ስም አድርገውት ይጠቀሙበትና ማለት ነው እና እስካሁን ድረስ ያንን ቅጽል ስም ይጠቀማሉ እና ቅጽል ስም እንግዲህ ሰዎች በተለያዩ ሁኔታ ወይ በመልካቸው በቁመታቸው በውፍረታቸው ወይም ደግሞ በቅጥነታቸው በአጭርነታቸው ወይም ደሞ በፀጉር ስታይላቸው በሚከተሉት ፋሽን በሚከተሉት አይዶሎጂ ባላቸው አካላዊ ባህሪ አንፃር ሰዎች ቅጽል ስም ሊያወጡላቸው ይችላሉ። በድሮ ጊዜ ቤተሰብ ጋር እያለሁኝ እኔን የምጠሩበት አንድ መጠሪያ ስም ነበረ ቅጽል ስም ማለት ነው። ዱለቻ ብለው ይጠሩት ነበረ እና እዛ ምንድነው ትርጉሙ ምንድነው? ምናምን ሲባል በልጅነት እያለሁኝ በጣም ዱላ እያነሳሁ ሰዎችን ልጆችን እደበደብ ስለነበረ ከዛ ጋር ተያይዞ ዱለኛ ነው። ተማቺ ነው የሚለውን ትርጉም ለመስጠት ብለው ሰዎች ያንን ቅጽል ሰም ይጠቀሙበት ነበር። እስከተወሰነ ጊዜ ድረስ ነገር ግን ካደኩ በኋላ ይሄንን ነገር እንዲያቆምልኝ ለማድረግ ችያለሁ። ከዛ በኋላ ነው። እንግዲህ ሁለተኛ ቅጽል ስሜ ሽሙቲ የሚለው ይህንን ቅጽል ስም ያወጣሁት ራሴ ራሴ በራሴ ነኝ ምክንያቱም ባለኝ እግር ኳስ የመረብ ኳስ ችሎታ አንፃር ጥሩ ከተጫወትኩኝና ተቃራኒ ቡድንን ለማናደድ በምሞክርበት ጊዜ ራሴን ለማንቆለጳጰስ ብዬ የጠራሁት ስም። ኋላ ቅጽል ስም ሆኖ በብዙዎች ዘንድ ተቀባይነትን አገኘው አሁን ድረስ በቅጽል ስምምነት የመጠሩበት መጠሪያ ሰሞኑን ያገለግላል ማለት ነው። ሸሩቲ የሚለው ስም ያኔ የኔ ሁለተኛ መጠሪያ ስሜ ወይ ደግሞ ቀፅል ስም ሁኖ የተገለገልኩበት እገኛለሁ ማለት ነው።